የምትወደው አትክልት ምንድነው? የምወደው አትክልት በአብዛኛው እኔ ቀጥታ የምንጠቀማቸውን ምንም ሂደት ሳይሄዱ ማለት ነው ቀጥታ ምርታቸው እንደተገኘ የምንጠቀማቸውን ወይንም ቀጥታ ገበያ ላይ ገዝተን ወይም ሱቅ ላይ እንደገዛን ሌላ ማብሰል ምናምን ነገር ሳይጠበቅብን የምንጠቀማቸው ምርቶችን በጣም ለኔ ጥሩ ነው ወደ ሌላ ነገር ሳንቀይራቸው ማለት ነው። ይሄ ምርትና ግብአት በሚባለው መካከል ምንም ነገር የለም ስለዚህ እኛ ቀጥታ ገበያ ላይ እንገዛቸዋለን ከዛ በኋላም መጠቀም እንችላለን ማለት ነው። ስለዚህ እነዚህ አትክልቶች ለኔ በጣም ተመራጭ ናቸው ከእነዚህም መካከል ለምሳሌ ያክል እንደ አቮካዶ መውሰድ እንችላለን ሙዝ እንዲሁም ካሮት መውሰድ እንችላለን ማለት ነው እነዚህ በጣም ለኔ ተመራጭ ናቸው። ለምንድነው ተመራጭ የሆኑት በቃ ቀጥታ መጠቀም እችላለሁ ማለት ነው። ስለዚህ ተፈጥሮአዊ ናቸው በጣም ብዙ ጥቅም አላቸው ከዚህ ከዚህ ጥቅም አንፃር በጣም እወዳቸዋለሁ ማለት ነው። ያው እንደ አጠቃላይ አትክልት ያው ተፈጥሮአዊ ስለሆነ በጣም ጥሩ ነው ለጤናም ተመራጭ ነው ከሌሎች ምግቦች አንፃር ማለት ነው ከሌሎች አትክልቶች አንፃር እና እነዚህ ከምግብ አንፃር በጣም ጥሩ ነው ማለት ነው። ከሚበላ አትክልት አንፃር ሌላኛው የተለያዩ አትክልቶች ሊኖሩ ይችላሉ ለምሳሌ ለውበት ወይንም ለአካባቢ ተፈጥሮን ለመጠበቅ የሚለሙሉ አትክልቶች ይኖራሉ ማለት ነው። ከእነዚህ አብዛኛዎቹ አረንጓዴ የሚሆኑና ሁሌም የሚያብቡ አሉ በተወሰነ መልኩ ማለት ነው አንደዚህ አይነት ያሉ አትክልቶች ለኔ በጣም ይመቹኛል ሁሌም አበባቸው የማይረግፍ ሁሌም አረንጓዴ አረንጓዴማ ሆነው የሚቆዩ አሉ። አንዳንዶች ደግሞ ያው በበጋ ወራት ወይንም ፀሀይ በሚሆንበት ጊዜ በዛን ሰዓት ቅጣላቸውን የሚያረግፉ አሉ በአብዛኞቹ ያው የበረሃ እጽዋቶች ወይንም የበረሃ አትክልት የሚባሉ ናቸው። የተወሰኑት ደግሞ አረንጓዴያቸውን እንደያዙ አመቱ ሙሉ የሚዘልቁ ከዛም አልፎ አንዳንዶች እንደውም አበባቸው ራሱ አመቱን ሙሉ እየተተካካ የሚዘልቅ አይነት ያላቸው አሉ ማለት ነው። ስለዚህ እነዚህ አትክልቶች ከምግብ ውጪ ቢሆኑ በጣም ተፈላጊና ተወዳጅ ናቸው በእኔ ዘንድ ማለት ነው በጣም ይመቹኛል ማለት ነው። ግን እንደ አጠቃላይ ከምግብ ያው ቀጥታ ከገበያ ገዝቶ መጠቀም የሚቻሉ ምግቦች የአትክልት አይነቶችን መመገብ የምችላቸው የአትክልቶች አይነቶችን እነሱ ይመቹኛል። ከዚህኛው ከማያገለግሉት ውጭ ሁሌም አረንጓዴ የሚሆኑ እንዲሁም ሁሌም የሚያብቡት በተወሰነ መልኩ ማለት ነው ተመራጭ ናቸው። ከየትኞቹ ለማለት ነው ያው በበጋ ወራት ቅጠላቸውን አርጋፊ ከሆኑ ከተለያዩ የበረሃ እጽዋት አይነቶች እነኚህኞቹ ሁሌም አረንጓዴ የሚሆኑት ለኔ ተመራጭ ናቸው ማለት ነው

እሺ ቡና ወይስ ሻይ ትመርጣለህ? በጣም ጥሩ ጥያቄ እና ደስ የሚል ጥያቄ ነው በአብዛኛው ቡና እመርጣለሁ ቡና የምመርጥበት ምክንያት ለምንድነው ያው ቡና የተለያዩ የሰው ስሜቶችን ያነቃቃል ለተለያዩ ወደ ስራም ንቁ ያደርጋል ለጥናትም ሆነ ለማንኛውም ነገር ሬዲ ያደርጋል እና ጥሩ ሁኔታ ውስጥ የሰው ስሜት በጣም አሪፍ እንዲሆን ይረዳሉ ማለት ነው ለዛ ነው የምመርጠው ያ ማለትም ሻይን በጭራሽ አልመርጠውም ማለት አይደለም ያው አንዳንድ ጊዜ እንዴ ሁኔታው ይወሰናል እና እንደየአስፈላጊነቱ ማለት ነው ቡና ወይም ሻይ ልጠቀም እችላለሁ አንዳንድ ጊዜ ከዋጋውም አንፃር ሻይን ልመርጥ እችላለሁ ማለት ነው ያው በአብዛኛው ቡና አብዛኛውን ጊዜ በተለያዩ ቦታዎች ዋጋው የተለያየ ነው እና አንዳንድ ቦታዎች ላይ በጣም ውድ ይሆናል ማለት ነው ስለዚህ ያኔ ሻይ የለም ሌላኛው ምክንያት ደግሞ ሻይን የሚመርጥበት ያው የአየር ሁኔታ ሊሆን ይችላል አንዳንዴ በጣም ቀዝቃዛ የአየር ሁኔታ በሚሆንበት ሻይን በመምረጥ ሻይ እጠቀማለሁ ማለት ነው ምክንያቱም ያንን የአየር ቀዝቃዛ የአየር ሁኔታ በዚህ በሞቃታማ ሻይ ለማካካስ ሲባል ማለት ነው እሱን መርጬ ልጠቀም እችላለሁ ያው በአብዛኛው እነሱ ጥሩ ነገር ናቸው ሻይም ወይንም ቡና ማለት ነው እንዴት እንዴት ነው ግን ያው በአብዛኛው ሰዓት የምጠቀመው ቡና ነው ማለት ነው

አዎ ግጭቶችን ማስተካከል እችላለሁ በተለያዩ መንገዶች የተለያዩ ዘዴዎችን በመጠቀም ግጭቶችን ልፈታ ወይም ላስተካክል እችላለሁ ማለት ነው። የተለያዩ መንገዶች ይኖራሉ ግጭቶችን የምንፈታባቸው አንዳንደኛው በማስተማር ሊሆን ይችላል በመቅጣት እንዲሁም በማሳመን ስለዛ ሰው መልካም ስለተጋጩት ሰዎች ተቃራኒ መልካም እንደሆኑ አንዱ ለአንዱ መልካም እንደሆኑ በማሳየት በመካከላቸው ያለውን ጥላቻ ለማርገብ በመሞከር የተለያዩ ዘዴዎችን በመጠቀም እና የተለያዩ መፍትሄዎችን በመምጣት በእነዚህ ጉዳዮች ግጭቶችን ለማስተካከል ወይንም ለመፍታት እችላለሁ ማለት ነው። ለምሳሌ ደግሞ እኔም በራሴና በሌላ ሰው መካከል ከሆነ እኔ በመተው ነገሩን ይቅር በማለት ችላ በማለት ልተው እችላለሁ ማለት ነው። ስለዚህ ቀስ ብዬ በሰላማዊ መንገድም ነገሩ ወደ ባሰ ግጭቶች እንዳይሄድ በሰላማዊ መንገድ እንዲፈታ ለማድረግ በጣም እጥራለሁ ማለት ነው። የተቻለኝን ያህል ከአቅም ከተቻለኝ እስከቻልኩ ድረስ እስከ ጥግ ድረስ በመሄድ ግጭቶችን ለማርገብ እሞክራለሁ። ምክንያቱም ግጭቶች ሌላ መዘዘን ይዘው የሚመጡት ሌላ ኪሳራ ነው ይዘው የሚመጡት አብዛኛውን ከግጭቶች ብዙም ትርፍ ስለማይኖረው ማለት ነው። ከትርፉ ኪሳራው ስለሚበዛ የትኛውንም አይነት ግጭት ብናይ አብዛኛው ሊያመዝን የሚችለው ወይንም ሚዛን ሊደፋ የሚችለው የነዚህ የግጭት ውጤቶች ጥላቻ እና ቂም በቀል ነገር ነው ይዘውብን የሚመጡት ስለዚህ እነዚህ ግጭቶች። በሰላማዊ መንገድ እንዲፈቱ ምናልባት የምናስመልሰውም ነገር ካለ ሰላማዊ በሆነ መልኩና ህግን የተከተለ መመሪያን የተከተለ እንዲሁም የፈጣሪን ትእዛዝ በማይጥስ መልኩ እንዲሆን ለማድረግ እጥራለሁ። ማለት መቀጣት ያለበትም ካለ እንዲቀጣ በማድረግ በእነዚህ እነዚህን መንገዶች እነዚህን ህጎች በመከተል ግጭቶችን ማስተካከል እችላለሁ ማለት ነው።

አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ ብዬ አስባለሁ ፈጣሪ የተመሰገነ ይሁን ክብሩ ይስፋና ጥሩ ግንኙነት አለኝ ብዬ አስባለሁ። ከእነዚህም መካከል ጥሩ ግንኙነት እንዲኖረኝ ካደረጉኝ ነገሮች መካከል ያው አንደኛውም የፈጣሪ በረከት ነው የእሱ እዝነት ነው ያው እሱ ስለፈቀደው ነው። ከዛም ባሻገር ያው እኔም ለእነሱ ጥሩ መሆኔ ጥሩ ባህሪ ማሳየት ለእነሱ ቀናነት ትህትና በማሳየት ይህ ደግሞ ለኔ እነሱ ጥሩ በጎ የሆነ መልካም የሆነ ምላሽ እንዲኖራቸውና ስለኔ አሉታዊ ሳይሆን አዎንታዊ የሆነ ነገር እንዲያስቡ ያደርጋቸዋል ማለት ነው። ስለዚህ ከጎረቤቶች ጋር አብሮ በበዓል ቀናት አብሮ ማሳለፍ ችግር ሲኖር የነሱን ችግር አብሮ መጋራት ደስታም ሲሆን ደስታቸውን እንኳን ደስ አላችሁ ብሎ አብሮ ደስታቸውን መካፈል። እነዚህ እነዚህ ነገሮች ከጎረቤት ጋራ ጥሩ ግንኙነትን ያመጣሉ ማለት ነው። በጣም መልካም የሆነ ትስስር አንድነት መቻቻል መተሳሰብ አብሮ መኖር አብሮ መብላት አብሮ መስራት ያለውን መካፈል ይህን ይህን ነገር ያመጣሉ ማለት ነው። እነዚህ መልካም ባህሪያቶች እና ከጎረቤት ጋር ደግሞ በጥሩ ነገር ጥሩ ግንኙነት መኖር ጥሩ ነው። በደስታ ጊዜ አብረው ደስታችንን ጎን ይሆናሉ ደስታችንን አብሮ ይካፈላሉ አብሮ ደስ ይላቸዋል። ሀዘንም በሚመጣብን ጊዜ ያው አንዳንድ ጊዜ በሰው ልጅ ላይ ሁሉም ይፈራረቃል። አንድ ጊዜ ሀዘን ይመጣል አንድ ጊዜ ደስታ ሊሆን ይችላል ያው ህይወት እንደሚታወቀው። ሁል ጊዜ ተመሳሳይ የሆነ ዘላቂ የሆነ ደስታም የላትም ዘላቂ የሆነም ሀዘንም የላትም። እና ይሄ አዲስ ነገር አይደለም በህይወት በማንኛውም ሰው ህይወት ላይ ሊከሰት የሚችል ነው። እና በዚህ ጊዜ ደግሞ ቅርብ የምንላቸው አብረው ነው ያሉት ጎረቤቶቻችን ናቸው። ስለዚህ ከእነሱ ጋር ጥሩ ግንኙነት መኖር። የሰው ልጅ በከፋው ጊዜ በቸገረው ጊዜ በማንኛውም ጊዜ በሰርግ ሊሆን ይችላል። በሀዘን ጊዜ በለቅሶ ጊዜ ሊሆን ይችላል። በተለያዩ ማህበራዊ ግንኙነቶች ጊዜ። ይህ መልካም የሆነ ተግባር ይህ መልካም የሆነ ግንኙነት በዛን ጊዜ ይጠቅማል ማለት ነው። እና ፈጣሪ የተመሰገነ ይሁን ከጎረቤቶቼ ጋር ጥሩ ግንኙነት አለኝ ብዬ አስባለሁ። ማሰብም ብቻ ሳይሆን በእርግጠኝነትም እችላለሁ ማለት ነው። ይሄን ነገር እነሱን መመስከር የሚችሉት ነው ጥሩ ግንኙነት እንዳለን። እኔም ብቻ ሳይሆን እነሱም ይህንን ነገር መመስከር እና ማረጋገጥ ይችላሉ ማለት ነው። ስለዚህ እነሱንም ማመስገን እፈልጋለሁ። እኔም ከመመስከርም በላይ ማመስገን እፈልጋለሁ። ፈጣሪንም ማመስገን እፈልጋለሁ እነሱንም ማመስገን እፈልጋለሁ እንደዚህ አይነት ጎረቤት ስለሰጠኝ ማለት ነው። እና በአጠቃላይ ከጎረቤት ጋር ጥሩ እምነት መኖሩ አስፈላጊን ብቻ ሳይሆን ግዴታም ነው። አንድ ሰው ከሚኖረው ማህበረሰብ ከሚኖረው አካባቢ ጋር ጥሩ የሆነ መልካም የሆነ ግንኙነት ሊኖረው ይገባል ማለት ነው። እና እኔም ከጎረቤቶቼ ጋር አዎ ጥሩ ግንኙነት አለኝ